ቴክኖሎጂ ለሰው ልጆች በጣም አስፈላጊ የሆነ ነገር ነው ምክንያቱም ህይወትን በጣም ቀላል ያደርግልሃል። ስለዚህ ቴክኖሎጂ በምትጠቀምበት ጊዜ ጠንቃቃ መሆን ያስፈልጋል። እንግዲህ ችግሩ ሲገጥመኝ የማደርገው ነገር መጀመሪያ ሰዎች ችግሩን ለመረዳት እሞክራለሁ። ምን እንደማይሰራ ወይንም እንዴት እንደተከሰተ? ችግሩ ለማወቅ አስፈላጊውን ነገር አደርጋለሁ። ከዚያ በኋላ ቀላል መፍትሄዎችን እሞክራለሁ ለምሳሌ መሳሪያውን መዝጋትና እንደገና መክፈት ወይንም ሪስታርት የሚባለውን ነገር ኬብሎችን መፈተሽ ወይንም ኢንተርኔት ግንኙነትን መመርመር። ስለዚህ እንግዲህ መጀመሪያ የማደርገው ነገር ችግሩ ምንድነው? ኮዙ ምንድነው የሚለውን ነገር ለማወቅ ጥረት አደርጋለሁ ማለት ነው። ከዛ እሱ ካወኩ በኋላ መፍትሄውን ደግሞ ለመፈለግ እሞክራለሁ። ለምሳሌ መፍትሄው ምን ሊሆን ይችላል? እንደገና መክፈት ሊሆን ይችላል ወይን እንደገና መዝጋት። ስለዚህ ዘግቶ እንደገና መክፈት ሊሆን የሚችልበትም አጋጣሚ ሰፊ ነው ማለት ነው። ቴብሎችን መፈተሽ የኢንተርኔት ግንኙነትን መመርመር እነዚህ በጣም አስፈላጊ ነገሮች ናቸው። ከዚህ በኋላ ሰዎች መመሪያ ወይንም ማኑዋል ይመለከታሉ ወይንም በኢንተርኔት መፍትሄ ይፈልጋሉ ብዙ ጊዜ ዩቲዩብ ወይንም በድረ ገጾች ላይ ተመሳሳይ ችግርና መፍትሄው ይገኛል። ስለዚህ እንግዲህ ሌላው ደግሞ ላደርገው የምችለው ነገር ምንድነው? ማኑዋሉን መመልከት ማኑዋሉ ምን ይላል እንዴት አድርገን ነው መስራት የምንችለው? ችግሮች ሲከሰቱ እንዴት አድርገን ነው መፍታት የምንችለው የሚለውን ለማወቅ ይረዳናል። ከዛም ደግሞ ኢንተርኔት ላይ በዩቲዩብ ወይንም ደግሞ በሌሎች ድረ ገጾች ተመሳሳይ ችግር የተከሰተባቸው ሰዎች እንዴት አድርገው ነው? ያንን ችርግን መፍትሄውን ያገኙት የሚለውንም ለማወቅ ጥረት ማድረግ ያስፈልጋል። ምክንያቱም ብዙ ጊዜ የሚፈጠሩ ችግሮች በኢንተርኔት ላይ ወይ በዩቲዩብ ላይ ይለቀቃሉ ስለዚህ እሱን ሄዶ መመልከት ነው። ያው ችግሩን ጽፈህ ከዛ በኋላ ሰርች ማድረግ ነው ከዛ የመፍትሄ ብዙ ሀሳቦች ይወጡልሃል ስለዚህ እነዛን ተግባራዊ ማድረግ በጣም አስፈላጊ ነው። ችግሩ ካልተፈታ ደግሞ ከሚያውቁ ሰዎች ወይንም ደግሞ ከቴክኒሻውያን እገዛ መጠየቅም በጣም አስፈላጊ ነው። ሰሞኑን ችግር ብዙ ልምድ ያላቸው ሰዎች ፈጣን መፍትሄ ሊሰጡን ይችላሉ። ስለዚህ እንግዲህ ኢንተርኔት ላይም ሄደን ማኑዋልም አንብበን ችግሩ የማይፈታ ከሆነ ቴክኒሻኖችን እገዛ መጠየቅ እንችላለን። በተለይ መስሪያ ቤት አካባቢ ከሆኑ የአይቲ ሳፖርት ክፍሎች አሉ እነሱን ደውሎ መጠየቅ ይቻላል። ስለዚህ እነሱም ልምድ ስላላቸው ፈጣን የሆነ መፍትሄ ሊሰጡን ይችላሉ ማለት ነው። እንዲሁም ሰዎች ችግር እንዳይደገም መከላከልም ተመራጭ ነገር ነው። ለምሳሌ ሶፍትዌር ማዘመን ወይንም ደግሞ አፕዴት ማድረግ ሊሆን ይችላል መረጃ መጠበቅ ባክአፕ መያዝ ሊሆን ይችላል። መሳሪያም በጥንቃቄ መጠቀም እነዚህ እነዚህ ነገሮች ማድረጉም በጣም አስፈላጊ ነገር ነው። ምክንያቱም ችግሩ እንዳይከሰት የመከላከል ተጽዕኖ ሊያደርግ ይችላል ማለት ነው። ስለዚህ በአጠቃላይ እንግዲህ የቴክኖሎጂ ችግር ሲኖር መጀመሪያ መረዳት ችግሩን ኮዙን ማወቅ ማለት ነው ቀላል መፍትሄ መሞከር ለምሳሌ ዩቲዩብ መመልከት ሊሆን ይችላል። መረጃ መፈላለግ እገዛ መጠየቅ። የባለሙያዎችን ቴክኒሻውያኖችን መጠየቅ ሊሆን ይችላል። በዚህ መንገዶች ችግሮችን ልንፈታ እንችላለን። ይህም ችግሮችን በቀላሉ ለመፍታት የሚረዳ እንደሆነ መመልከት ይቻላል

አወ እጅ መጨባበጥ በጣም ነው የምወደው እጅ መጨባበጥ ለሰዎች በጣም የተለመደና ጠቃሚ የሆነ ልምድ ነው። እጅ መጨባበጥ በብዙ ሀገሮች ሰዎች ሲገናኙ ወይንም ሰላምታ ሲለዋወጡ የሚያደርጉት ምልክት ነው። ይህም ክብር ምስጋና ወይንም የመስማማት ምልክት ሊሆን ይችላል። ለምሳሌ ሰዎች አዲስ ሰው ሲያገኙ እጅ ይጨባበጣሉ ወይንም ስምምነት ሲያደርጉ ደግሞ እጅ መጨባበጥ ያደርጋሉ። ስለዚህ እጅ መጨባበጥ እንግዲህ በብዙ ሀገሮች ውስጥ ኦልሞስት ሁሉም ሀገሮች ማለት ይቻላል ሰዎች ሲገናኙ ወይንም ሰላምታ ሲለዋወጡ የሚያደርጉት ምልክት ነው። ይህም እንግዲህ ምንድነው የሚያስተላልፈው መልእክት ካልክ? ክበርልኝ ምስጋና ወይንም ደግሞ የመስማማት ምልክትም ሊሆን ይችላል እጅ መጨባበጥ። ለምሳሌ በአንዳንድ ሰዎች አዲስ ሰው በሚያገኙበት ጊዜ እጃቸውን ይጨባበጣሉ ያው ምስጋና ክብር ለመስጠት ነው። ወይም ስምምነት በሚያደርጉበት ጊዜ ደግሞ እጅ ይጨባበጣሉ ስለዚህ አግሪመንቱ እንደተስማሙ የሚያሳይ ነገር ነው ማለት ነው እንደ ምልክት ሆኖ ያገለግላል እጅ መጨባበጥ። እጅ መጨባበጥ በግንኙነት ላይ ጥሩ ተጽዕኖ አለው ሰዎች እርስ በእርሳቸው እምነት እንዲፈጥሩ እና በአክብሮት እንዲገናኙ ይረዳል። ግን እጅ መጨባበጥ ሲደረግ ንጽህና መጠበቅ አስፈላጊ ነው። እጄ ንጹህ መሆን እና በግብረ ስርዓት መጨባበት ጥሩ ስም ያመጣል። ስለዚህ እጅን በምትጨባበጥበት ጊዜ ያው እጅህ ንጹህ መሆን አለበት። ቆሽሾ ተዘረክርኮ ምናምን ከሆነ በጣም ጥሩ አይደለም። ክብር እንዳለህም የሚያሳይ ነገር አይደለም። እጅህን እንደውም ባትዘረጋ ነው የሚሻለው። ስለዚህ እጅህን ሁል ጊዜ ንጹህ ማድረግ በጣም አስፈላጊ እንደሆነ መመልከት እችላለሁ። ስለዚህ እርስ በእርሳቸው ሰዎች እምነት እንዲፈጥሩ የሚያደርግ ነገር አክብሮት እንዳለ የሚያሳይ ነገር ነው ማለት ነው መጨባበጥ። ስለዚህ እጃችንም ደግሞ ንጽህናውን መጠበቁ በጣም አስፈላጊ ነው። አንዳንድ ጊዜ ግን ሰዎች በሌላ መንገድ ሰላምታ ሊለዋወጡ ይችላሉ። ለምሳሌ እጅ መሳም በራስ መነቅነቅ ወይንም በቃል ብቻ። ሰላምታ መስጠት ወይንም ሁለት እጃቸውን ወደ ላይ እንደ ህንዶች ሰላምታ በሚሰጡበት ጊዜ ሁለት እጃቸውን ወደ ላይ አድርገው ነው እንደዛም አድርገው። ያደርጋሉ ይህ በባህር ወይንም በሁኔታ ሊለያይ ይችላል። ስለዚህ እንግዲህ እጅ መጨባበጥ ብቻ ሳይሆን ሰዎች የተለያዩ ሌሎች መግለጫዎችንም የአካላዊ መግለጫዎችንም ሊጠቀሙ ይችላሉ ማለት ነው። እጅ መሳምም ሊሆን ይችላል እጅህን ሊስሙህ ይችላሉ አንዳንድ ጊዜ። ወይንም ደግሞ በጭንቅላታቸውም ሊነቀንቁ ይችላሉ ሰላምታ በሚሰጡበት ጊዜ። በቃላትም መስማማትን ለመግለጽ ሊጠቀሙበት ይችላሉ። ስለዚህ ሁል ጊዜ እጅ መጨባበጥ ብቻም ላይሆን ይችላል ማለት ነው። በአጠቃላይ ግን እጅ መጨባበጥ ክብርን መግባባትን ስምምነትን እና ግንኙነትን የሚያሳይ ጠቃሚ ልምድ ነው። ሰዎች በተገቢው መንገድ ሲያደርጉት ጥሩ ስም እና ጥሩ ግንኙነት እንዲፈጠር ያደርጋል ማለት ነው።

በበጋ ወቅት አየሩ ብዙ ጊዜ ሞቃት ስለሚሆን ወደ ውጭ ወጣ ብሎ መዝናናት በጣም ያስደስተኛል። አንዳንድ ሰዎች ወዴት ሊሄድ ይችላሉ ወደ ፓርክ ይሄዳሉ። ወይንም ደግሞ ወደ ሆቴሎች ሄደው ይዝናናሉ። ወይንም ደግሞ ከከተማው ወጣ ብለው ሲነሪ ያለበት አካባቢ ሄዶ መዝናናት በጣም ያስደስታቸዋል። በዛፎች ጥላ መቀመጥም የሚወዱ ሰዎች አሉ ከጓደኞቻቸው ጋር ሆኖ ይዝናናሉ ወይንም ከቤተሰቦቻቸውም ጋር ሆኖ ሊዝናኑ ይችላሉ። ሌሎች ደግሞ ወደ ውሃ ቦታዎች ይሄዳሉ ለምሳሌ ወደ ሀይቅ ወይንም ወደ ውሃ መዝናኛ ቦታ መሄድ ይወዳሉ ወደ ሆቴልም የሚሄዱ አሉ። ስለዚህ በዋጋ እንግዲህ የተለያዩ አይነት መዝናኛ ነገሮች ነው የሚደረጉት። ወደ ፓርክ ወይንም መናፈሻ ቦታዎች ሄዶ ሚዝናኑ ሰዎች አሉ። በዛፍ ጥላ ስር መቀመጥም የሚያስደስታቸው ሰዎች አሉ። አየሩ ንፋሱ በጣም ደስ ስለሚል ቅዝቅዝ ሲያደርግ ንፋስ ቦታ ላይ ስትቀመጥ ያስደስታል። እንዲሁም ከጓደኛ ወይ ከቤተሰብ ጋር አብረህ ሄደህ ደግሞ መዝናናትም በጣም ደስ ያሰኛል። አንዳንዶች ደግሞ ወደ ሀይቅም ቦታዎች ሀይቅ ዳርቻ ወደሆኑ ቦታዎች ይሄዳሉ እዛም ንፋሱ የሚፈጥረው ነፋሻም አየር በጣም የሚያስደስት ይሆናል። አንዳንዶችም ደግሞ ወደ ሆቴሎችም ይሄዳሉ ሆቴሎቹ በተለይ ከከተማ ወጣ ብለው የተሰሩ ከሆነ ደግሞ የሚያምር እይታም ካላቸው ወደ እነዛ አካባቢዎች ሄደው መዝናናት የሚወዱ ሰዎች እንዳሉ መመልከት ትችላለህ። በበጋ ወቅት ስፖርት ማድረግ ደግሞ የተለመደ ነው ሰዎች እግር ኳስ ሩጫ ወይንም ሌሎች የጨዋታ ጨዋታዎችን ይጫወታሉ። እንዲሁም ከቤተሰብ ጋር ጉዞ መሄድ ይወዳሉ። ይህም ለመዝናናት እና አዲስ ቦታዎችን ለማየት ይረዳል። ስለዚህ እንግዲህ በበጋ ወቅት እንግዲህ ሌላው እግር ኳስ መጫወት ነው ቦሊቦል እንዲጫወቱ ይችላሉ በተለይ አዲስ አበባ ላይ በጣም ብዙ አይነት የመጫወቻ ሜዳዎች እየተገነቡ ነው ያሉት የቅርጫት ቦታ መጫወቻ ቦታዎች አሉ። የእግር ኳስ ቦታ መጫወቻ ሜዳዎች አሉ። ስለዚህ በእነዛ ሜዳዎች እየሄዱ በተለይ ከትምህርት መልስ ከአሥራ አንድ ሰዓት በኋላ የሚጫወቱ ልጆች እንዳሉ አውቃለሁኝ ስለዚህ በጣም የሚያዝናና እንደሆነ መመልከት ትችላለህ። ከቤተሰብህ ጋር ወይ ከጓደኛህ ጋር መሄድም ትችላለህ እዛም መዝናናት አዳዲስ ቦታዎችን መመልከት ይቻላል ማለት ነው። በተለይ ደግሞ ቅዳሜና እሁድ ሲሆን ደግሞ ይበልጥ ጊዜውን ጥሩ ጊዜ እንድታሳልፍ ያረዳሃል። አንዳንድ ሰዎች በበጋ ወቅት በቤት ውስጥ ዝም ብሎ መዝናናትም ይመርጣሉ መጽሐፍ ማንበብ ፊልም መመልከት ሙዚቃ መስማት የሚወዱ ሰዎችም አሉ። በሙቀት ጊዜ ቀዝቃዛ መጠጥ መጠጣት እና ቀለል አለ የሆነ ልብስ መልበስም ደግሞ ይረዳል። ስለዚህ ያው እንግዲህ በበጋ ወቅት የሚደረጉት ነገር እቤት ውስጥም ተቀምጠውም ጊዜያቸውን የሚያሳልፉ ሰዎች አሉ መጽሐፍ ማንበብ የሚመቻቸው ሰዎች አሉ። ፊልም መመልከት የሚወዱ ሰዎች አሉ ሙዚቃ መስማት የሚወዱ ሰዎች አሉ። እንዲሁም ደግሞ ቀዝቀዝ ያሉ መጠጣችን እንደ ቢራ ለስላሳ የመሳሰሉትንም መጠጦች እየተጠጡ ሰውነታችንን የሚያቀዘቅዙ ሰዎች እንዳሉ መመልከት ይቻላል ማለት ነው። በአጠቃላይ እንግዲህ በበጋ ወቅት ሰዎች ለመዝናናት ለመዝራት እና ከቤተሰብ ወይንም ከጓደኛ ጋር ጊዜ ለማሳለፍ ይጠቀሙበታል። ይህ ወቅት ለመዝናናትና ለማረፍ በጣም ጥሩ ጊዜ እንደሆነ ይሰማኛል።